የምትወደው መጠጥ ምንድነው? ያው በተፈጥሮ ብዙ ጊዜ እኔ የምወደውን ምግብ መጠጥ በባህላዊና በዘመናዊ ሁለት አይነት የምወዳቸው መጠጦች አሉ። ከእነሱም ባህል በባህላዊ ሲጀምርልህ በባህላዊ የምወደው መጠጥ ጠጅ ነው። ጠጅ ማለት በጣም ጣፋጭ እና ሀሪፍ የሆነ መጠጥ ነው። ጣፋጭ እንደሆነ ያደረገው ደግሞ የተሰራበት አይነት ነው። ብዙ ጊዜ የጠጆች የሚሰሩት ከማር ነው ማር ደግሞ እንደምናውቀው በጣም ጣፋጭና አሪፍ ነገር ነው። እና የምወደው የመጠጥ አይነት ጠጅ ነው።

መዋኘት ትችላለህ ብለህ ለጠየከኝ ጥያቄ ሀሪፍ መልስ እንሰጣለን ብዬ አስባለሁ። መዋኘት እችላለሁ። መዋኘት የቻልኩበትን ምክንያት ድሮ። ታላቅ ወንድሜ ጋር ወደ መዋኛ ቦታ ወደ ምድር መዋኛ ቦታ እየወሰደ ያለማምደኝ ነበር። እና ከልጅነቴ ጀምሮ የለመድኩት ነገር ስለሆነ መዋኘት እችላለሁ። እና በመዋኘት ውስጥ በጣም ብዙ ጥቅሞችም ጉራቶችም አሉት። ጥቅሙ ጉራቶቹ የተለያዩ እዛ ውስጥ። ሰምጠው እየቀሩ እስከሞት ያደርሳል። ጥቅሞቹ ደግሞ ለመዝናናት ራስህን ለማዝናናት በጣም አሪፍ ነውና። መዋኘት ይችላሉ።

የቤት እቃዎችን ትጠቀማለህ አዎ ብዙ ጊዜ የቤት እቃዎችን እጠቀማለሁ ሁል ጊዜ በሚበል ደረጃ የቤት እቃዎችን እጠቀማለሁ ከምትጠቀማችሁ ቤት እቃዎች መካከል በጣም የምወደውን ነው የምፈልገው አልጋና ኮምፒተሬን እነዚህ በጣም ከስራ ደክሞኝ በምመጣበት በሰአት የማርፍባቸው የቤት እቃዎች ናቸው። እና ሲቀጥል ሁሉም የቤት እቃዎች የየራሳቸው ድርሻ አለ ለምሳሌ የዳቦ መጋገሪው ዳቦ ለመጋገር ብቻ ነው የሚያገለግለው። ላወንደሪ የልብስ ማጣቢያ ማሽን ደግሞ ልብስ ለማጠብ ብቻ ነው የሚያገለግለው እና የቤት እቃዎችን እጠቀማለው።

አዳዲስ የስራ ግንኙነቶችን ትፈጥራለህ? አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ በነዛ የስራ ግንኙነቶችም የምፈጥርበት ምክንያት አለኝ። ብዙ ጊዜ የስራ ግንኙነት ስትፈጥር የተለያየ ጥቅማን ጥቅሞች አገኛሁ። ለምሳሌ ደንበኞች አገኛሁ ደንበኞችን የማግኘበት ሰዓት ይሄን ስራ ቶሎ ቶሎ እና ቶሎ ቶሎ ስራው ይሰራል እና ትርፋማ እሆናለሁ። እና ይሄ ደግሞ ለኔ ከመጠን በላይ ትልቅ ትርፍ እና ትልቅ ደስታ ነው። እና አዳዲስ የስራ ገነቶችን እፈጥራለሁ።

የሸክላ እቃዎችን ትጠቀማለህ? እኔ የሸክላ እቃዎችን አልጠቀምም። ግን አያቴ የሸክላ እቃዎችን ትጠቀማለች። የሸክላ እቃዎችን ለተለያዩ ነገሮች ትጠቀምበቸዋለች። አሁን ለምሳሌ ቡና ለመፍላት ጀበና የሸክላ እቃ ምርት ነው። ቡና ለማፍላት አንድ የሸክላ ፕረድስት አሉ። እነሱን ደግሞ የተለያዩ ወጣወጥ ለመስራት ትጠቀምበታለች እና እኔ አልጠቃም ግን አያቴ የ ሽክላ እቃዎችን ትጠቀማለች

ሙዚየም መሄድ ትወዳለህ? እኔ ሙዚየም መሄድ እወዳለሁ። ያው ታሪክ ሰው ስለሆንኩ ታሪክ ስለምወድ የተለያዩ መዚየሞችን እየሄድኩ ብጎበኝ ደስ ይለኛል። በአካባቢዬ ያሉትን ሁለት ሙዚየሞች ጎብኝቻቸዋለሁ። እና ወደሌላ ሀገር ያሉትን ሙዚየሞች እየዞርክ ብጎበኝ ደስ የሚለኝ አይነት ሰው ነኝ። እና በጣም ምፈልገው ቦታ ደሞ እና ሙዚየም መሄድ በጣም አልፈልግም። ምክንያቱም የድሮ ታሪኮችን ማየት እና መስማት በጣም ነው የምወደው። በጣም የሚያስጠኝ እና ሙዚየሞችን መጎብኘት እወዳለሁ

ምን ያህል ጊዜ ስብሰባ ታደርጋላችሁ? በጣም አሪፍ ጥያቄ ነው እኔ በስራ ቦታ ላይ ብዙ ጊዜ በሳምንት ሁለቴና ከዛ በላይ ስብሰባ ልናደርግ እንችላለን። የስራውን እድገት እያየን ነው ስብሰባ የምናደርገው ስራው እድገት እያሳየ ከሆነ ለመመሰጋ ለመመሰጋገን ስብሰባ እናደርጋለን እሱ ነው እንደዚህ አይነት ጥሩ ስራ የሰራው እሱ ነው እንደዚህ አይነት ጥሩ ስራ የሰራው እየተባለ ክብር ለመሰጠት ስራው ደግሞ በዛው በተቀራኒ መስመር ወሳጭ እየተጓዘ ከሆነ ጥሩ ካልሆነ ማነው እንደዚህ አይነት ስራ እየሰራ ያለው የሚለውን ለመገምገም እና ጥሩ የሰራውንና ጥሩ ያልሰራውን ለመገምገም በሳምንት ሁለት ስብሰባ እናደርጋለን።

ስትታመም ከስራ ትቆያለህ? እኔ ብዙ ጊዜ አልታመምም እግዚአብሔር ይመስገን ጤነኛ ነኝ ግን ስታመም አዎ ከስራ እቆያለሁ። አልፎ አልፎም እቀራለሁ አለቃዬን አስፈቅጂው እንደ ህመሙ ይወሰናል። ህመሙን በጣም ከባድ እና አደገኛ ከሆነ ከስራ ቀርቼ ወደ ሆስፒታል ነው የሚሄዱ። ህመም ግን ቀላል ከሆነ ከስራ አልቀርም ምክንያቱም ስራዬን በጣም የምወድና የማከብር ሰው ስለሆንኩኝ። ህመሙን ቺዬም ቢሆን ሄጄ ስራዬን እሰራለሁ